"አይነት ልብስ ትወዳለህ?" እኔ የምለብሰው ልብስ ቀለል ያሉ ከጫማዬ ጋር የሚሄዱና ብዙም ለሙቀት የማያጋልጡ ልብሶችን ነው የምወደው። ልክ እንደ ሸሚዝ አይነት ልብሶች፣ ቲሸርትም እወዳለሁ የላይ፣ ሱሪን ቱታ እወዳለሁ፣ ቀለል ያሉ ካኪ ስሪዎችንም በጣም ነው የምወደው፣ ብዙ ጊዜ የምጠቀመው እንደዚህ አይነት ልብሶችን ነው የምጠቀመው። በጣም ይመቹኛል በቀን ስራዬን በጣም ቀለል ብሎኝ ደስ ብሎኝ እንድሰራ ያደርጉኛል። ለተለያዩ እንቅስቃሴ ሳደርግም ቀለል ባለ መልኩና ወደ ራሴ በራሴ መተማመኔንም ከፍ ያደርጉልኛል። ከሰዎች ጋር ሳወራ ሙሉ ደስተኛ ሆኜ እንዳወራ ያደርጉኛል። በተለያዩ ስራዎች ቦታዎችን ደስተኛ ሆኜ እንድሰራ ሌሎች ደንበኞቼም ደስተኛ ሆኜ እንዳስተናግድ ያግዙኛል ልብሶቹ እና በየቀኑ የማደርገው ማንኛውም እንቅስቃሴ ልብሶቼ በጣም ትልቅ ቦታ ነው የሚይዙት ማለት ነው፤ እና ጫማዬጋም የሚመሳሰል ቀለል ያሉ ጫማዎችንም ስለምወድ ከእሱ ጋር የሚሄዱ ቀለል ያሉ ልብሶችን ነው አብዛኛው ጊዜ የምጠቀመው። ብዙ ሰዎችንም ባለባበሴ ይመቸኛል ይሉኛል። በተለይ ሴቶች ማለት ነው እና ብዙ አስተያየት ይሰጡኛል እንዴት ማድረግ እንዳለብኝ እንዴት መልበስ እንዳለብኝ አንዳንዶችንም እንደዚህ እንደዚህ ብትጨምርበት በጣም አሪፍ ነው ብለው የተለያዩ አስተያየት ይሰጡኛል ማለት ነው፤ እና እኔም በጣም ነው የምወደው። ብዙ ጓደኞቼም በጣም ሰፋፊ ልብስ እና በጣም ትላልቅ ጫማዎችንም ስለሚያደርጉ እነሱንም እንደኔ አይነት መሆን እንደሚፈልጉ እና ነገር ግን አያምርብንም ብለው እንደ እንደሚያስቡ ነው የሚነግሩኝ እና እኔም የሆነ ግዜ እንደዛ እንደነሱ ነበርኩኝ ነገር ግን ክሆነ ሰዓት በኋላ ስፖርት ጀመርኩኝ እና አለባበሴንም ሁሉንም አስተካከልኩኝ ማለት ነው እና ብዙ ጊዜ ስፖርትም ሰርቼ ቀለል ያሉና ከሰውነቴ ጋር በተወሰነ መልኩ ጠበቅ አድርገው የሚይዙኝ ልብሶችን ነው የምጠቀመው ማለት ነው እና አሁን ሱፍ ልብሶችንም እለብሳለሁኝ ለተለያዩ በዓል ፕሮግራም ሲኖር ለተለያዩ በዓል ወደ እንግዳ ሲመጣብን ወይም እኛ ወደ ተለያዩ ቤቶችን ለተለያዩ ግብዣ ስንሄድ በዚህ መልኩ የተለያዩ ለ ክብር ያላቸው እና በጣም በእኛ አካባቢ የሚወደዱ ሱፍ ልብሶችንም እለብሳለሁኝ። ብዙ ጊዜ የኛ የሀበሻ ቀሚሶችንም የተለያዩ የሀበሻ ልብሶች አሉ እና በጣም የሚያምሩ ናቸው በጣም በአሪፍ በዘመናዊ መንገድ ነው የሚሰሩ እነሱንም እለብሳለሁኝ። አሁን የባለፈው የክርስትና የልደት ቀናችን እንደዛ አይነት ልብስ ነው የለበስነው በጣም አሪፍ ነው። በጣም ደስ ይላል ብዙ ሰው ይወደዋል ብዙ ሰው ይጠቀምበታልም እኔም በጣም ነው የምወደው ቀለል ያለም ስለሆነ ለመል ብዙም የሚያስቸግር አይደለም እና በጣም ተመችቶኝ ቀለል ብሎኝ ነው የምውለው እንደዛ አይነት ልብሶችን ስለብስ ብዙ ጓደኞቼም እንደዛ አይነት ልብሶችን እንዲጀምሩና ለመጀመር ነው የሚከብዳችሁ እንጂ ከጀመራችሁት በኋላ በጣም ይከብዳችኋል እያልኩኝ ብዙ ቀለል ያሉ ልብሶችንም እንደኔ አይነት ልብስ እንዲለብሱና እንዲሞኩሩት እና ከዛ በኋላ ቀናቸው ውሏቸው ላይ ምን አይነት ለውጥ እንደሚያመጣላቸው እንዲያዩት ነው ብዙ ጊዜ የምመክራቸው። አንዳንዶቹ የጀመሩት አሉ እና በጣም እነሱም ደስተኛ ሆነው በጣም ደስ ብሏቸው እንደሚውል እና ከዚህ በፊት ከነበራቸው ያአዋዋል ሁኔታዎችንም በብዙ መልኩ እንደቀየረላቸው ነው የሚነግሩኝ። እና በጣም ያመሰግኑኛል ማለት ነው፤ እና በተለያዩ ቦታ የሚኖሩ እንግዳዎችም ሲመጡን የኛ የባህል ልብስ ነው የምሰጣቸው ብዙ ጊዜ እና በጣም ይወዱታል። ብዙ ጊዜ ነጭም ነገር ስለሆነ ለበአል ነው የሚለበሰው ብዙ ጊዜ በጣም ከብዙ ሰው ጋር ያምራል። በተለይም አያያዙ ጽዳቱ ሁሉም ነገርን በደንብ ከቻልከው በጣም ነው የሚያምረው። ብዙ ጊዜ ለበአል እንደዚህ አይነት ልብሶችን ነው የምንለብሰው ማለት ነው፤ እና በጣም አሪፍ ናቸው፣ ቀለል ያሉ ናቸው፣ ወደ ቀን ውሎህንም አሪፍ ነው ምንም የሚያደርጉት ነገር የለም ደስ ብሎህ የተለያዩ ስራዎችንም እንድትሰራ ነው የሚያግዙህ ማለት ነው እና በዚህ መልኩ የምወ ልብስ እንደዚህ አይነት ልብሶች እና ቀለል ያሉ ከውሎዬ ጋር የሚሄዱ ከስራዬ ጋር አሪፍ አጋጣሚ የሚያደርጉልኝ ብዙም የማይጫኑኝ እና ብዙም የማይከብዱኝ ብዙም ወደ ሙቀት አይነት እንዳይወስዱኝም እንዳያሞቁኝንም በጣም ነው የምፈልጋቸው እና ቀለል ያሉ ነው አብዛኛው ጊዜ የምጠቀመው የምወዳቸው ማለት ነው።

የምትወደው ቀለም ምንድነው? እኔ በጣም የምወደው ቀለም በጣም ከሌሎች ቀለሞች በተለይ የመልኩ ስሜት የሚሰጠኝ የሚያስደስተኝ ጥንካሬ የሚሰጠኝ ቀይ ቀለም ነው በጣም ጠንካራ ያደርገኛል በጣም ጠንካሬ እንድሰራ እና በጣም ከውስጥ ጥልቅ አይነት ስሜት ነው የሚሰጠኝ ቀይ ቀለም። በተለያዩ መንገዶችንም በተለያዩ ቦታዎችንም የተለያዩ ቀለም የምትጠቀምበት ቦታ ላይ አንደኛ እና አንደኛ ምርጫዬ ቀይ ቀለም አድርጌ ነው የምጠቀመው። በተለያዩ የግድግዳ ቤታችን ወይም በተለያዩ ስፍራዎችንም ቀይ ቀለም ነው አብዛኛው ጊዜ የምጠቀመው በጣም ነው የምወደው የተለየ ስሜት ነው የሚሰጠኝ። ብዙ ጊዜ የጥንካሬ ያክል ጠንክሬ እንድሰራም ያደርገኛል ልክ ደሜን መስዋዕት እንደማረግ መስሎ ነው የሚሰማኝ። ቀይ ቀለም ስጠቀም ማለት ነው እና የተለየ ስሜት ነው ያለው። በተለየ መልኩ እሰራበታለሁኝ በተለያዩ ልብሶችንም ሳደርግም ቀይ ቀለም ሲኖረው የተለየ ምርጫ አድርጌ ነው ከሌሎች ቅድሚያ የምሰጠው ማለት ነው። በዚህ መልኩም በጣም ጠንካራ የሆንኩ መስሎም ነው የሚሰማኝ ማለት ነው። እና ብዙ ጊዜ በቤታችን ያሉ ቀለሞችንም በቀይ ቀለም አብዛኛው የተሸፈኑ ናቸው። የተለየም ትርጉም ስላላቸው ማለት ነው። እና ቤስቦቼም እንደዛ አይነት ቀላም ነው የሚወዱ ብዙ ጊዜ እነሱም እንደዚህ አይነት ስሜት እንደሚሰጣቸው ነው የሚነግሩኝ። ብዙ ጓደኞቼም እንደዛ ብሎ ይነግሩኛል። በዚህ መልኩ ብዙ ስሜት እንደሚሰጣቸው እና ከሌሎች ቀለሞች በተለየ መልኩ ለቀይ ቀለም ልዩ ስሜት እንዳላቸው። ልዩ ጥንካሬ እንደሚሰጣቸው ልዩ ከውስጣዊ ስሜት እንደሚሰጣቸው እና። በጣም ከሌሎች ቀለሞችም ደምቆ እንደሚታያቸው ወደ ውስጣቸውም እንደሚገባ አይነት ከውስጣቸው እንዳለ ልክ እንደ ደማቸው መስሎ እንደሚሰማቸው ነው። ብዙ ጊዜ የሚነግሩኝ ማለት ነው። እና እኔም የሚሰማኝን ነገር ምን አይነት ስሜት እንደሚሰጠኝ ልክ እንደምንሰራ ከእነሱ በላይ አይነት ስሜት እንደሚሰጠኝ። ብዙ ጊዜ ምርጫየም ስለሆነ። እነሱም ልክ እንደ አንደኛ ምልክት አድርገን ነው የምናየው አርማ አድርገን ነው የምናየው። እና በጣም ይወዱታል እነሱም እኔ ይሄን ምርጫዬ እንደሆነ ያውቁታል ይወዱታል። የተለየ ስሜት ነው ያለን ማለት ነው። እና ሌላም ይሄ ነጭም ይመቸኛል ብዙ ጊዜ የተለያዩ መለያዎችንም የተለያዩ ነገሮችን ስለብስ ወደ ስፖርት ምናምን ስሄድ ብዙ ጊዜ ነጭ መለያዎችንም በጣም ይመቸኛል። ከቀይ ቀለም ቀጥሎ ማለት ነው። እና ነጭም ብዙ ጊዜ በጣም ለበአል ልብሶችንም በነጭ የሆኑ ልብሶችን ነው ምንለብሰው በዛው መሃል ቀይ ቢኖራቸው በጣም አሪፍ ነው። ሙሉን አብዛኛው ፓርቱ አብዛኛው ነጭ ሆኖ ትንሽ የቀይ ካለው ቀይ ነው በደንብ የሚታይ ነገር ግን ነጭም በጣም ይመቸኛል። ብዙ ጊዜም ልክ እንደ ለክብር ለበአል ለተለያዩ ሰርግ ጉዳይ ለተለያዩ የልደት በዓሎች እና ብዙ የክብር በዓል የሚባሉ አብዛኛውን እኛ አከባቢ ሚለብሰው ነጭ ልብስ ነው። እና ነጭ ልብስን ከቀይ ቀለም ቀጥሎ ነጭ ቀለምም ሁለተኛ ስሜቴን ይሰጣኛል። ለመልበስ የተለያዩ ጫማዎችንም ለማድረግ በነጭ ሲሆን በጣም ደስ ይለኛል። ነገር ግን ልክ እንደ ቀይ ብዙም ስሜት አይሰጠኝም። እና ነጭም በጣም አሪፍ ነው ብዙ ጊዜ እኛ አካባቢም ነጭ ይወደዳል። አብዛኛው ሰው ለተለያዩ በዓሎች በጣም ልዩ ለሆኑ ቀናቸውን ነጭ ልብስ በመልበስ ነው የሚያሳልፉት። የተለየ ትርጉም ነው ያለው ማለት ነው። እና ነጭም ከቀይ ቀጥሎ ሁለተኛ ስሜት የሚሰጠን እና የተለየ ትርጉም ያለው መስሎ ነው የሚሰማን። የኛ አካባቢም ከወላጆቻችንም የቆየን ባህልም ስለሆነ በጣም እንወደዋለን። አብዛኛው የበአሎች ልብስ ሁላ በነጭ ቀለም ናቸው። እና ነጭ ልክ እንደ ቀይ በሁለተኛ ደረጃ ነው የማስቀምጠው ማለት ነው። እና እና ቀይ በጣም አንደኛ እና አንደኛ ነው። ነጭም የተወሰነ ቦታ አለው። ልክ እንደ ቀይ ባይሆንም የተወሰነ ቦታ ግን አለው። በእኛ ማህበረሰብ ዘንድም በራሴ ዘንድም በጓደኞቼ ዘንድም በቤተሰቦቼ ዘንድም በጣም ልዩ የሆነ ስሜት ይሰጠዋል። ለክብር ባዓል ነው ብዙ ጊዜ የሚዘጋጀው። ነጭ ልብስን ዝም ብለን እንዳገኘነው አትለብሰውም። በተለያዩ ፕሮግራም በተለያዩ የሰርጋን ሲኖሩ እንደዛ አይነት በዓሎች ነው የምንነብሳቸው። እና ለነጭም የተለየ ክብር ነው ያልሆነ ለነጭም

የክላውድ ማከማቻ ትጠቀማለህ? አዎ የክላውድ ማከማቻ እጠቀማለሁኝ የተለያዩ ዶክመንቶች ፋይሎች ሲኖሩኝ ላይ እያከማቸው ነው የምጠቀመው። በጣም የሚያስፈልጉኝ ነገሮች ሲኖሩ አንዳንዴም በቅርቡ ለማግኘትም በቶሎ ስፈልጋቸውም እንዳላጣቸው እና የራሳቸውን ርዕስ ሰጥቼ በክላውድ ማከማቻን አስቀምጣቸኋለሁ። የተለያዩ የጓደኞቼም እከፍትላቸዋለሁ እንደዛ አይነት ማከማቻ እንዲጠቀሙ እመክራቸዋለሁ። ለማግኘት እንዳይጠፋባቸው ከሌሎች ፋይሎቹ ጋርም እንዳይዘበራርቃቸው የየራሳቸውን የክላውድ ማከመቻ እንዲጠቀሙ ለጓደኞቼም ለቤተሰቦቼም እንዲሁ ለተለያዩ መስሪያ ቤት የምሰራባቸውን ስራዎችንም እንደዛ አይነት የክላውድ ማከማቻ እንዲጠቀሙ ነው የምመክራቸው። ብዙ ጊዜ እነሱም ብዙ ጊዜ ተግባራዊ አድርጎ በጣም ደስተኛ እንደሚሆንና ብዙ ጊዜ የተለያዩ ቦታዎችን እያስቀመጡ ለመፈለግ ሲቸገሩ እንደነበርና እንደዚህ አይነት በመጠቀማቸው በጣም እንደሚጠቅማቸው እና ጊዜያቸውንም እንደቀነሰላቸው ብዙ ነገራቸውንም እንደቀነሰላቸው ነው የሚነግሩኝ። ይሄን ብዙ ነገር እንዳሳያቸው ነው የሚነግሩኝ። እና የክላውድ ማካማቻ አጠቀማለሁኝ። ብዙ ጊዜ ጊዜዬንም ይቀንስልኛል። ጉልበቴንም ሁሉም ነገሬንም ይቀንስልኛል እና በጣም እወደዋለሁ በጣም እጠቀምበታለሁኝ እና በጣም ደስተኛም ነኝ እንደዚህ በመጠቀሜ። ብዙ ነገሮችንም አግዞኛል ብዙ ጊዜንም ቀንሶልኛል። ብዙ ማውጣችሁንም በብር እንኳን የማይገመቱ ብዙ ነገሮችም ይቀንስልኛል እና ብዙ የሚጠቀሙ ጓደኞቼንም በጣም ደስተኛ እንደሆኑና ብዙ ነገሮችም እንደቀነሰላቸው ነው የሚጠቁኝ። የክላውድ ማከማቻ በመጠቀማቸው ብዙ የምጠቀምባቸው የምሰራባቸው መስሪያ ቤቶቹንም በጣም እንደተጠቀማቸው እና ብዙ ነገሮችንም እንደ እንደቀነሰላቸው ብዙ የጉልበት በገንዘብ የማይተመኑ ብዙ ነገሮችንም እንደቀነሰላቸው ነው የሚነግሩኝ እነሱንም በጣም ደስተኞች እንደሆኑ ነው የሚነግሩኝ። እኔም በጣም ደስተኛ ነኝ። ወደ ቀጣይም እንደዛ አይነት ማከማቻዎችን የክላውድ ማከማቻዎችንም በመጠቀም አሳልፈዋለውኝ እጨምርበታለውኝም በብዙ ቦታዎችም በጣም ነው የጠቀሙኝ ብዬ አስባለሁኝ። ለብዙ ሰዎችንም ለማስተማር እና እንደዚህ አይነት መከማቻዎችንም እንዲጠቀሙ አግዛቸዋለሁ እረዳቸዋለሁ። እምችለውንም ራሴ እየከፈትኩ እሰጣቸዋለሁ። ምናልባት ካልቻሉትንም እኔ እንዴት መክፈት እንዳለባቸው እንዴት መጠቀም እንዳለባቸው ሙሉ መረጃውንም እሰጣቸዋለሁ። ከዚህ በፊትም እየሰጠኋቸው ነው። ብዙ ጓደኞቼ ብዙ የሚሰሩ ከእኔ ጋር እና በዛም ለብዙ ሰዎችም እንደዚህ አይነት እንዲሰሩ እያስተማርኩኝ እያስተባበርኩኝ ነው የምገኘው አመሰግናለሁ

ብዙ ትንሽ ሳለህ በጣም ብዙ ትንሽ እያለሁ ከወንድሜ ካ ከሰፈራችን ልጆች ጋር አብረን ብዙ ጊዜ ኳስ ስንጫወት ነው የማስታውሰው ኳስ እየተጫወትን በሰፈራችን አካባቢ ነው ብዙ ጊዜ ኳስ ስንጫወት የነበርነው እና ኳስ በጣም እወድ ነበር ብዙ ጓደኞቼ ነበሩኝ ባራሂ የሚባል ነበር ናስር የሚባል ነበር ብዙ ግዜ ከእኔ ጋር ሲጫወት የነበሩኝ እና በጣም ጎበዝ የነበሩ ኳስ ጓደኞቼ ነበሩኝ። እኔም በጣም ጎበዝ ምባል ነበርኩኝ። እንዲሁ በሰፈር የተለያየን የታችኞች ሰፈር እና እኛ የላዮኞች ሰፈር ነበር እና ሁሌም ነበር የምንጫወተው ሁላችንም በጣም ጠንከር ብለን ነበር የምንጫወተው ብዙ ጊዜም እኛ የምናሸነፍ እንደነበር ነው የሚሰማኝ። በጣም ጎበዞች ነበርን ሁላችን በጣም ጠንካሮች የምንባል ነበር እና ብዙ ጊዜ አሪፍ የሚባል እንቅስቃሴ እናደርግ ነበር። ትምህርቴም አንዳንዴ አጠና ነበር። ከክላስ እየቀረሁ ቢሆንም ለተለያዩ ጨዋታዎችን እያልኩኝ ነገር ግን ከአራ አምስተኛ ክፍል ጀምሬ ትምህርቴን ማጥናት የጀመርኩበት ሰዓት ነበርና የዛኔ ነው አሪፍ ለውጥ ያየሁበትና በትምህርቴም በጣም ጎበዝ እንደሆንኩኝ ለራሴ ያረጋገጥኩበት፣ ለቤተሰቦቼ ለጓደኞቼ በተለያዩ መንገዶችንም ያረጋገጥኩበትን ሰዓት ነበር እና በጣም ደህና እንደሆንኩኝ ነበር የተሰማኝ። ከዛ በኋላ ትምህርቴንም አንዳንዴ አጠና ነበር። ነገር ግን እግር ኳስ ላይ ነበር በደንብ የምንጫወተው የጨርጭ ኳስ እየሰፋን በደንብ በሰፈር በተለያዩ ነገሮችን ዋንጫ ብለን እየሰራን ያቺ የሚያሸንፋትን እያልን በተለያዩ መንደሮችን እየተጫወትን ነበር ብዙ ጊዜ የምናሳልፈው። እና በጣም ደስተኛ ነበርኩ የልጅነት ጊዜ። ብዙ ጊዜም አፈር አልጫወትም ነበር እንደ ህፃን። ኳስና ኳስ ብቻ ነበር የምጫወተው። ሰፈራችንም እንደዛ አብዛኞቻችን ለኳስ ነበር ልዩ ስሜት የነበረን እና በዛ መልኩ ነበር አብዛኛው ጊዜ የምንጫወተው። በጣም ደስተኛ ነኝ እስካሁን በአይኔ ላይ ሁላ ይታየኛል። ትላልቅ የኛ ትላልቆች ሲጫወቱም እኛ በረኛ ነበር ምንሆነው አብዛኛው ጊዜ። የጎል ጠባቂ ማለት ነው። እና በጣም ያስደስተኛል ብዙ ጊዜ። ከዛ እያደገ ሲሄድ ደግሞ በተለያዩ ቀበሌዎችንም መጫወት ተጀመረ። ያንንም በጣም ነው የምወደው በጣም ብዙ ስሜት ነበረው በጣም ትልቅ ድባብ ነበረው። ብዙ ሰውም ይሰብሰብ ነበር። ብዙ ሰው ያየው ነበር ጨዋታውን። እና በጣም ነበር የምወደው። እኔም በጣም ስሜቴ በጣም ከአቅሜ በላይ ይሆንብኝ ነበር። አንዳንዴም ስፖርት ይሄ ሰርከስ የሚባለውን መገላበጡን እሞክር ነበርና አስታውሳለሁኝ አንዴ በሰፈራችን እንደዚህ ስፖርት እየሰራሁ እስካሁን አልረሳውም። የሆነ ሰውዬ በዛው እያለፈ ነበርና ፀጉር ቤት ነው የሚሰራው ልጁ። በዛው እያለፈ አንድ ብር አውጥቶ ሰጠኝ እና ያቺ አንድ ብር እስካሁን ህሊናዬ ላይ አለች። አልረሳውም። የፀጉር ቤቱ እሱ ጋር እስተካከል ነበር። ከዛ በኋላ እኛ ሰፈራችን ትንሽ ወጣ ብሎ ወደ ከተማው አካባቢ ነበርና አሰፋ ይባላል የፀጉር ባለቤት የአንድ ብር የሰጠኝ። የሆነ ጊዜም እንደዚህ እየተገላበጥኩ ሰዎች በመኪና እየሄዱ ከመኪናው ወርዶ ሹፌሩ አንድ ብር ሰጠኝ። ያቺ አንድ ብርም በጣም አልረሳትም። ሁሌም ትዝታዬ ናት። በጣም ብዙ ትንሽ ሳለው ነው ይሄን ነገር የማስታውሰው እና ብዙ ትዝታዎች ነው ይዞልኝ ያለው እስካሁን። እና ከስፖርት ጋር የነበረኝ ግንኙነት ከምንም በላይ ከምንም በላይ በጣም የምወደው እና በጣም ብዙ ሰዓት የምሰጠው ብዙ ነገርን ያስተማረኝ ነገር ነበር እና በጣም ነው የምወደው በጣም ብዙ ትንሽ ሳለ ሆኖ ብዙ ጊዜ ከሰፈራችን ትንሽ ወጣ ብለህ አሸዋማ የሆኑ ቦታዎችን እዛ እየሄድን ነበር ሰርከስ እያልን የምንገላበጠው እና እስካሁን ድረስ አሉ ያ ነገሮችንም እስካሁንም ድረስ እችላለሁኝም እንደዛ አይነት ነገሮችንም እስካሁን እሰራለሁኝ። እችላለሁኝ። በጣም ነው ደስ የምሉኝ። ስሜቴ ሁላ ነው መቆጣጠር የሚያቅቱኝ እንደዛ አይነት ነገሮችን ስሰማና። ኳስ እስካሁንም ድረስ እጫወታለሁኝ። በተለያዩ ክለቦችንም ገብቼ የመጫወት እድልም አጋጥሞኛል። አሁንም በሰፈራችን በተለያዩ ምክንያቶችንም ወደ ተለያዩ ስራዎችንም ስላለውኝ ወደዛ ገባ ብዬ እየተጫወትኩ ነው። በሰፈራችን አካባቢ ነው የምጫወተው ለጤናዬ ያክል ማለት ነው። እና አሁንም እድሉ ካገኘሁኝ ግን አቅሙ አለኝ ብዬ አስባለሁኝ። እን እድሉ እንዲያጋጥመኝም በተቻለኝ መጠን እየሞከርኩ ነው።

ስልጠና ትወስዳለህ አዎ ስልጠና በጣም ነው የምወስደው። ብዙ ነገሮችንም በስልጠና አምናለሁኝ እና በጣም የሚያስፈልጉኝ ነገሮችንም። ራሴን የሚያሻሽሉ ከሆኑ ዛሬ ካለሁበት ደረጃ የሆነ ፐርሰንት ያህል። ከፍ የሚያደርጉኝ ሲሆኑ የተለያዩ ስልጠናዎች በመስመር ይሁን ወይም በተለያዩ በ ወደ ተለያዩ ቦታዎችንም እየሄድኩ የተለያዩ ስልጠናዎችንም ለመውሰድ እሞክራለሁኝ። በጣም አሪፍ ናቸው ብዬ አስባለሁኝ በጣም እወዳቸዋለሁ። በጣም ብዙ ነገሮችንም ጠቅሞኛል ራሴን እንዳሻሽል ረዶኛል። በእውቀትም ደረጃ በገቢም ደረጃ ከሰዎች ጋር እንዴት መግባባት እንዳለብኝ ያሉኝ የንግድ ስራዎቼንም እንዴት ማስፋፋት እንዳለብኝ። በተለያዩ ሰዎች ጋር በተለያዩ ሀገር ባህሎችንም እንዴት እንዳሉ የኛ ባህል እንዴት እንዳለ ሁላ እንዴት ልዩነታችን ምን ምን ላይ እንደሆነ። በምን መልኩ ብንሰራ የማናችን የተሻለ እንደሆነ እና የተሻለ ከሆነ የነሱንስ በምን ያህል እኔ መስራት አለብኝ። የነሱን መንገድ ነው መከተል ያለብኝ የሚለው። ሙሉ ነገሮችንም እንዳይ ነው የሚያረገኝ ብዙ ጊዜ የምወስዳቸው ስልጠና እና በጣም ነው የምወዳቸው። ራሴንም ከቀን ወደ ቀን እያሻሻልኩኝ ነው በጣም እየገነቡኝ ነው። ራሴን ራሴን በትልቅ ደረጃ ገምብቼ ለሌሎች ሰዎችንም እየተረፍኩኝ ለጓደኞቼ ለቤተሰቦቼ ለጎረቤቶቼ ለሀገሬ እና በተለይ መንገዶችንም እነሱም ተጠቃሚ እያደረኩበት ያለውን አጋጣሚ ነው ያለው። እና በጣም ነው የምወደው ስልጠናዎችንም በጣም ነው የማምነው። በቅርቡ እንዲሁ በተለያዩ የእ ከመንግስት ውጪ የሆኑ ድርጅቶችንም ያመቱን በጣም የትላልቅ ሀገሮችንም። ምሳሌ እያመጡ የሚያሳዩን በተለያዩ የንግስ ስራዎችንም በተለያዩ ራሳችንም እንዴት ማሳደግ እንዳለብን የሚሉ ብዙ ነገሮችንም እያየሁ ስልጠና እየወሰድኩ ነው በጣም ነው የወደድኩት ስልጠናዎችንም ራሴን ከቀን ወደ ቀን እያሻሻልኩበት ነው። ብዙ ጓደኞችንም እንዲወስዱ እየመኮርኩ ነው ብዙዎቹም ከእኔ ጋር ይሳተፉ ነው እና በጣም ደስተኞች እንደሆኑ እና በስራቸውንም ብዙ ነገር እንደጠቀማቸውና በተለያዩ መንገዶችንም ራሳቸውን እንዲያሻሽሉ እየረዳቸው እንዳለ ነው የሚነግሩኝ። እነሱም ራሳቸው ተቀይሮ ጓደኞቻቸው ቤተሰቦቻቸው ጎረቤቶቻቸው እና እንዲሁ ከተማቸው የመቀየር ሀሳብ እንዳላቸው እና ብዙ ነገሮችንም በሌላም መንገድ ሲያዩት የነበረው ነገር አስተሳሰባቸውን በጣም እንደቀየረላቸው እና ከፍ እንዳደረጋቸው ነው የሚነግሩኝ የሚያሳዩኝ እና እኔም በጣም ነው የማምናቸው። ብዙ ስልጠናዎች አሉ ወደፊትም በጣም እወስዳለሁኝ ብዬ አስባለሁኝ። በተለያዩ በተለይም በመስመር የማገኛቸው ስልጠናዎችን በቤቴ ውስጥ ሆኜ ብዙ ጉልበትም ብዙ በብር ወጪም ሳላወጣ እንዲሁ በቀላሉ ስልጠና ምወስድባቸው አጋጣሚዎችም ስላሉ። እነዛ ነገሮችንም በትኩረት አድርጌ እየሰለጠንኩና እየወሰድኩ ነው። ራሴንም እያሻሻልኩ ነው ከቀን ወደ ቀን ይሄንም በጣም ደስተኛ ነኝ። በዚህ ራሴን አሻሽሌ ቤተሰቦቼ ራሴንም በገንዘብ ደረጃም ከፍ ማድረግ እፈልጋለሁኝ። በተለያዩ ራሴን እኔ መሆን የምፈልገውን ነገዬን ስለሚያሳዩኝ መንገዱን ስለሚያሳጥሩልኝ እና ወደዛ መንገድ ስለሚወስዱኝ። እነዛ መንገዶችንም ተከትዬ ስልጠናዎችንም በጥሩ ሁኔታ እየወሰድኩ ነው ማለት ነው። እና ስልጠናዎች በጣም ነው የምወስደው በጣም ነው የምወደው በጣም ነው የማምነው። ጓደኛዬ ወንድሜም እንደዚህ አይነት ስልጠናዎች ሲመጡ ብቻዬን መሄድ አይመቸኝምና እነሱም እኔ ጋር እንዲወስዱና ከተመቻቸው እንዲያዩት ነው መጀመሪያም ምጠይቃቸው እንደዚህ እንደዚህ ነው። ስለ እንደዚህ ነው ትኩረቱ በስራ ፈጣሪነት ከሆነ በእንደዛ አይነት ራሳችንን በማሻሻል ከሆነ በንግድ በተለይ መንገዶችንም እንደዚህ ነው እያልኩ እየነገርኩኝ እነሱም ከእኔ ጋር ሄዶ እንዲወስዱ የማደርግበት አጋጣሚ ነው ያለው ይሄንን በጣም ወድጄዋለሁ። በጣም ይቀበሉታል እነሱንም በጣም ደስተኞች ናቸው ከእኔ ጋር። ብዙ ጊዜ ይሄዳሉ እና በቅርቡ እንዲሁ የወሰድነው ስልጠና አለ ስለ ንግድ እንዴት ብር አያያዝ እንዳለብን እንዴት ራሳችንም ከቀን ወደ ቀን ራሳችንን ማሻሻል እንዳለብን የሚለው። ሙሉ ኢንፎርሜሽን የተሰጠን ጥሩ ስልጠና የነበረው በዚህ በቀርቡ በዚህ ወር የወሰድነው እና ራሴንም ከነበረኝ እውቀት በጣም ከፍ ነው ያረገኝ። ብዙ ነገሮችንም በራሴ ላይ እንድጨምር ነው ያደረገኝ እና በጣም ወድጄዋለሁ። ወደፊትም እንደዚህ አይነት ስልጠናዎችን ሲመጡ የተለያየ ጓደኞቼንም ይዤ እየሄድኩኝ እነሱንም እንዲቀየሩ እኔንም እንዲቀየር አብረን ስልጠና የምንወስድበትን መንገድ ነው እያመቻቸውን ያለነው። በጣም እወደዋለሁ ስለዚህ ስልጠና በጣም ነው የምወስደው በጣም ነው የማምነው

ቃልህን ትጠብቃለህ? አዎ ቃሌን በጣም ነው ምጠብቀው። በብዙ ቦታዎችንም በዚህ መልኩ ጓደኞቼ በተሰቦቼ ጎረቤቶቼ በጣም ነው ሚያመሰግኑኝ። እኔም ሌሎች ሰዎች እንደዚህ ስነግራቸው ቃላቸውን እንዲጠብቁ በጣም ነው ማሳስባቸው። ቃላቸውን ማይጠብቁ ጓደኞች የሉኝም የነበሩኝም ርቄያችኋለሁ አንዳንድ ነበሩኝ እና ርቄያችኋለሁ። እኔም ቃሌ በጣም ነው ምጠብቀው ሰው ሲነግረኝ በታማኝነት ነው። ቃሌን ጠብቄ ባልኩት ሰዓት ማደርገው። በዚች ቀን እንደዛ አደርግላችኋለሁ ካልኩኝ አደርግላችኋለሁ በተለያዩ ቃላቶችንም እመጣለሁ ካልኳችሁንም የዛን ሰዓት ነው። የምገኝላቸው እና ብዙ ጊዜ የሚነግሩኝ ጓደኞቼ ቃሌን ጠባቂ እንደሆንኩኝ ነው ሚግሩኝ። የተለያዩ ቀጠሮን ስንይዝ ቀደም ብዬ አምስት ደቂቃ አስር ደቂቃ ቀደም ብዬ ነው ምገኘው ወደ ቦታዎችንም። ቃሌን መጠበቅ በጣም ነው ምወደው። እኔም ሰዎችንም እንደዚህ ስቀጥር ቃላቸውን ጠብቀው በተባልነው ሰዓት እንዲደርስና ቶሎ ብሎ ወደ ቦታውን መጥቶ ቶሎ ስራችን ሰርተን ያገናኘን ነገር ቶሎ ጨርሰን እንድንሄድ ነው። ሁሌም የኔ ፍላጎት እና እኔም እንደዛ ስለምፈልግ እኔም ለሌሎች ሰዎች እኔም ምፈልገውን ነገር ነው ማድረግ አለብኝ ብዬ ስለማምን ቃሌን ነው ምጠብቀው ሁሌም ማለት ነው። እና ብዙ ጓደኞቼንም በዚህ በጣም ነው የሚያመሰግኑኝ በጣም ብዙ ነገሮች የሚነግሩኛል። እኔም እንደዛም ሆነን ስለሚያውቀው ቶሎ በተባልነው ሰዓት ወይም ቃል የተገባበንበትን ሰዓት ቃላቸውን ይጠብቃሉ ብዙ ጓደኞቼ ቤተሰቦቼ ማለት ነው። እና ብዙ ጊዜ ያለውኝ ቃላቸውን የማይጠብቁ ሰዎች ከብዙ ሰው ጋር ሲጣሉ በብዙ ነገሮችንም ሲያጡ። ብዙ ሰውን ጓደኛን ሲያጡ በብዙ ብር የማይገመት። የተለያዩ ነገሮችንም ሲያጡ በዛው በጣም ብዙ ብር የሚባለውን ብር ራሱ ሲያጡም በቅርቤ አያለሁኝ። እመለከታለሁኝ እና እንደዛ መሆን የለብኝም ብዬ ለራሴ እንዳምንም ያግዘኛል። የእነሱ እንደዚህ መሆን ማለት ነውና ብዙ ጊዜ የማያከብሩ የነበር ጓደኞቼም አንዳንዶችንም ለመምከር እሞክራለሁኝ። ቃል ማለት ትርጉሙን በደንብ አስረዳቸዋለሁ ቃል መጠበቅ ማለት ሰዎች በብዙ ነገር እንደሚገምታቹና ቃላቹን የማታከብሩ ከሆነ ብዙ ነገር ሊያሳጣችሁ እንደሚችል። ብዙ ግዜ መክራቹሃለው ነግራቹሃለው። አንዳንዶቹ እኔም የምነግራቸውና በራሳቸውን የሚያጋጥማቸውን ነገሮችን ቃላቸውን ካለማክበር የሚመጣባቸውን ነገሮችን ስለሚያዩ የሚያሻሽሉ አሉ። ከቀን ወደ ቀን እያሻሻሉ ራሳቸውንም ወደ ቃልን ወደ መጠበቅ የሚመጡ ብዙ ጓደኞችን አሉኝ። እና እነሱ አሁን ከሁላችንም በላይ ሁላ ቃላቸውን በጣም ከሚጠብቁ ሰዎች ውስጥ የሆኑበትን አጋጣሚ አለ። በዚህም በጣም ደስተኛ ነኝ። ጓደኞቼ እንደዚህ ሆኖ ለራሳቸውም ተጠቅመዋል ለቤተሰቦቻቸው ለኔም ይጠቁመኛል ብዬ ስለማምን ማለት ነው። እና ለተለያዩ ጎረቤታችን ያሉ ሰዎችንም ስለዚህ ነገር ስለ ቃልህን መጠበቅ ብዙ ነገሮችንም እናወራለን። አብዛኞቹም ብዙ እውቀት እንደሌላቸው እና ምንም እንደማይመስላቸው እንዲሁ የሀበሻ ቀጠሮ የተባለ ሁላ መርፈድ እንደ ባህል የሆነበት አጋጣሚ አለና ያንን ነገር ደግሞ እንዴት? አድርገን ነው ማስተካከል የምንችለው ይሄን ማለት ጊዜ ማለት ምን ማለት እንደሆነ በደንብ የተናገርንበት። አንዳንዶችንም እያሻሻልንበት ከነበረን ሁሉ እውቀቱን ከፍ እያደረግን ነገ ራሳችን የተሻለ ቦታ ለማድረስ እየጣርንበት ያለው አጋጣሚ ነው። ያለው እና ብዙ ጊዜ ከድሮ የመጡ ባህሎቻችንን በጣም ተጽኖ ያደርጉብናልና የሀበሻ ቆጠሮ እያሉ በቃ ማርፈድ እንደ ዋነኛ ስርዓት አድርጎ ያዙት ሁላ አሉና። በቃ አንተ ራስህን ቃልህን ሳታከብር ሳትጠብቅ ሌሎች ሰዎች አይመጡም እኮ ብለህ ራስህን ደምድመህ አንተም እንዳርፍደህ መሄድ ማለት ነው። እና ብዙ ጊዜ ሰዎች እዚህ ላይ ብዙ ጊዜ እኛ አካባቢ ላይ ሰው ቃሉን አይጠብቅም። አስር ሰዓት ከተባልን አስር ከተባልን በኩል ወይም አስራ አንድ ሰዓት መሄድ ነው የሚታሰው እና ይሄን ነገር እንዴት ነው? መቀየር የምንችለው እያልን ከጓደኞቼ ጋር ከጎረቤቶቼ ጋር ከቤተሰቦቼ ጋር በመጀመሪያ ከራሳችን መጀመሪያ ላይ እያለብን እያልን። በብዙ ነገሮችን በዚህ ጉዳይ ትናገርን ራሳችንን አሻሽለን ነው። ሌላ ሰዎችንም ማስተማር የምንችለው ሌላ ሰዎችንም እንደዚህ አድርገን ማስረዳት የምንችለው እያልን መጀመሪያ ራሳችንን በደንብ የቀየርነው አብዛኞቻችን ቀይረናል። አሁን ስራውን ወደ ሌሎች ጓደኞቻችን ወደ ሌሎች ሰዎችንም እያስተላለፍን እንገኛለን። እና ቃሌን በጣም ነው ምጠብቀው

ቀርከሃ በአካባቢው ያድጋል። ቀርከሃ በእኛ አካባቢ አያድግም ብዙ ጊዜ። ከእኛ ከትማ ውጪ ከእኛ አካባቢ ውጪ ነው የሚመጣው። በእኛ አካባቢ ቡዙም አያድግም። አይቼም አላውቅም እና ምናልባት እኛ አካባቢ መቋትም ስለሆነ። ብዙ ለቀርካሀ እሚመች አይመስለኝም። ብዙ እውቀትም የለኝም ስለ ቀርከሃ። እኛ በእኛ አካባቢ አድጎ አያውቅም። እዚህ ገበያ የሚሸጥ የለም ከሌላ ቦታዎች እየመጡ ነው። ለተለያዩ መስሪያ ሲፈልግ ሰውም ከተለያዩ አካባቢዎችን እየገዛ ነው የሚመጣው እና። ቀርከሃ እኛ አካባቢ አድርግም ነገር ግን ሌሎች ነው እኛ አካባቢ የሚያድጉ። እንደ ማንጎ ያሉ ዛፎች ወይም በ እንደ ባህር ዛፍ ያሉ ነው ብዙ ጊዜ ከእኛ አካባቢ። እሚያድጉ እንጂ ቀርካሀ እኛ አካባቢ ብዙም አደለም አያድግም። ወደፊትም ምናልባት ሌላ አሰራር ካልመጣበት በስተቀር ሚሞክረውም ሶው አይቼ አላቅም። ስለ ቀርካሀ እውቀት ያለው ሰውም ሰምቼ አላውቅም እኛ አካባቢ እና። ብዙ ጊዜ ጓደኞቼም እጠይቃለሁኝ የት አካባቢ እንደሚሆነው? ነገር ግን እኛ አካባቢ በተለያየ መንገዶችም የኛ አካባቢ እንደማይመቸው እና እዚ እንደማይሆን ነው ሚነግሩኝ። ስለ ቀርከሃ ትንሽ የሚያውቁ ጓደኞቼ ማለት ነው። እና ሌሎች ነው እኛ አካባቢ የሚሰማቸው አፈሩ የሚመቻቸው የአየር ሁኔታው የሚመቻቸው ሌሎች ዛፎችን ነው የሚሆነው እዚ እና። እንደ ባህር ዛፍ ማንጎ ያሉና ሌሎች በብዙ ሺህ የሚቆጠሩ ዛፎች ግን በጣም በእኛ አካባቢ ላይ ያሉ አብዛኛው የኛ አካባቢ እንዲሁ ሞቆታና። ወይን አደጋ ስለሆነ ብዙ ጊዜ አሪፍ ነው ብዙ ዛፎችንም ይሆናሉ እኛ አካባቢ ማለት ነው እና። ቀርከሃ ግን እኛ አካባቢ ብዙም አያድግም አይሆንም። ለማደግም አይመቸውም መሰለኝ በዛ ነው እና ብዙ ጊዜ ከቻይና ነው ሚመጣ። ስለ ቀርካሀ ብዙ ጊዜ በተለያዩ መጽሐፎችን በተለያዩ በቴሌቪዥን በተለያዩ መንገዶችም ሳይ። ከቻይና እንደሚመጣ ነው ብዙ እውቀት ያለኝና ኢትዮጵያ ውስጥ ሁላ ያለ አይመስለኝም። አኔ እንደማውቀው ማለት ነው እና። ከቻይና ነው የሚመጣ መሰለኝ ለተለያዩ መስሪያ ነገሮችን ግን በጣም አሪፍም ስለሆነ እኛ አካባቢም ተገዝቶ ከሌላ ቦታ። በጣም አሪፍ ነው ለብዙ ስራዎችንም። በብዙ ነገሮችን መስሪያ ያገለግላል ልክ እንደ ቤት ለመስራት ሁላ የተለያዩ የመናፈሻ ስራዎችን ለመስራት ሁላ በቀርካሀ ብዙ ጊዜ ይሰራሉ። እና በጣም ወሳኝ የሚባሉ ነገሮች ናቸው እና በብዛት እኛ አካባቢ የሚሰሩ የተለያዩ የመዝናኛ ቦታዎችንም በቀርካሀ የተሰሩ ናቸው በጣም ተወዳጅ ናቸው። ለመስሪያም በጣም ቀላል ናቸው። በጣም ጠንካራም ናቸው እና በዚህ በጣም ይወደዳሉ በጣም ዋጋቸውም ትንሽ ውድ ናቸው። በዛውም ሰውም በጣም ስለሚወደው ቀርካሀው ማለት ነው። እና ነገር ግን ብዙ ጊዜ በእኛ አካባቢ አይሆንም። አያድግም ከተለያዩ ቦታዎችንም እየመጣ እየተገዛ ነው እዚህ የሚሰራ። ሌሎች የሚሰሩ ሰዎች ግን አሉ በዚህ በዛ መልኩ ብዙ ሰሪዎች አሉ እኛ አካባቢ። በተለየዩ መንገዶችም እንደዛ በእንደዛ አይነት መንገድ ይሰሩ ስለነበር የቀርከሃ አሰራሩ ብዙም አይከብዳቸውም። እና የሚሰሩ ልጆች ብዙ አቃለሁኝ እንዲው በቅርቡ እኛ ሰፈር አካባቢ የተሰራ በቀርከሀ። የመናፈሻ አለና ያንን በጣም ውብና በጣም ጥሩ አድርገው ነው የሰሩት። በጣም ያምራል በተለያዩ እንደፈለከው ዲዛይን እየቆራረጥክ ልትሰራበት ትችላለህ። እና ይሄን ነገሩ ደግሞ በጣም ብዙ ሰው እንዲወደው። ካደረገው አንደኛ ምክንያቱም መሰለኝ በፈለከው መጠን እየቆረጥክ እየቆራረጥክ በብዙ አንተ በፈለከው መንገድ በፈለከው ባስቀመጥከው ዲዛይን መሰራት እንደሚቻል ነው የተረዳሁት። በጣም አሪፍ ነው። ብዙ ጊዜ በጣም እንደዚ አይነት ውብ የሆኑ ነገሮች የሚሰሩ በቀርከሀ ነው ማለት ነው። እና ጥቅሙ በጣም አሪፍ እና አስፈላጊ ነው። በተለይም ከመዝናኛ ጋ ያለው ግንኙነት ማለት ነው። ነገር ግን በእኛ አካባቢ ቀርከሃ አያድግም አይሆንም። አይመቸውም መሰለኝ ሁሉም ነገሩ እና እኛ አካባቢ ላይ ቀርከሃ አያድግም።

እቅጽል ስም አለህ አዎ ቅጽል ስም አለኝ። ብዙ ጓደኞቼ ናቸው ያወጡልኝና አሁን አሁን ከስሜ ሁላ የምጠራበት በቅጽል ስሜ ነው። ሻጊ ነው የሚሉኝ። ትርጉሙ ሁላ በደንብ አልገባኝም። ለኔና ጓዶንቼ በዩኒቨርሲቲ እየተማርን እያለን የሰፈሬ ልጆች አብሮኝ የሚማሩ ልጆች ሲ የሚባል አለ። ፊልሞን የሚባሉ አሉ። እና እነሱ ናቸው ያወጡልኝ እኔ መጀመሪያ ከእነሱ ነው የሰማኋቸው። እና በመጀመሪያ አካባቢ እነሱ ሻጊ እያሉ ሲጠሩኝ። የኔ ስም ሁላ አልመሰል እያለኝ ዝም ብዬ የምሄድበት አጋጣሚ ነበር። እና ያን በጣም ነው የሚገርመኝ አሁን አሁን በስሜ ሁላ ከምጠራ በዛ የምጠራው ስለበዛ በስሜ ስጠራ አንዳንዴ ዝም ብዬ የምሄድበትን አጋጣሚ አለና። ቅጽል ስም አለኝ ብዙ ጓደኞቼም አላቸው የራሳቸው ቅጽል ስም አላቸው ብዙ ጊዜ በዛ ነው የምንጠራራው። ብዙ የኳስ ተጫዋች የሆኑ ቅጽል ስም ያላቸው አሉ። እንዲሁ በተለያዩ ስማቸውም እያሳጠርን ሁላ የምንጠራቸው ጓደኞች አሉ። ሀዩለም ከሆነ እያልን ፊሊማ ከሆነ ፊል እያልን የየራሳቸውንም ቅጽል ስም እየሰጠናቸው ብዙ ጓደኞች አሉ እንዲህ በስማቸው የሚጠሩ በጣም ጥቂት ናቸው። እና አብዛኞቻችን ቅጥል ስም አለን ማለት ነው። እና አሁን አሁን ከስማችን በላይ የሚታወቀው ያ ቅጽል ስማችን ነው። እኔ በጣም እወደዋለሁ በጣም ተቀብየዋለሁ። ብዙ ጊዜ እንደዚህ ቅጽል ስም ሲሰጥ ለራሱ አማራችም የለም። ሶ ራሱ ስለሆነ የሚጠራና እንደዛ ትጥራኝ እንደዚህ በዚህ ጥራኝ እያልክ ማስገደድ ሁላ አትችልም። እንደዛ ብትል እንደገና የባሰ በዛ ካልፈለከው እንደ የተለያዩ ማብሸቂያ መንገድ ስለሚጠቀሙብህ ማለት ነው። እና በዛ ነው የምንጠራ ማለት ነው። በጣም እወድሃለሁ ተቀብየዋለሁ ብዙ ሰዎችም ተቀብለዋል በዛ መልክ ነው። የሚጠሩኝ ነገር ግን አንዳንዴ ቤተሰቦቻችን አካባቢ ያሉ በስሜ ብቻ ስለሚያቀኝ ሰው እንደዛ ሲጠራኝ ግራ ይገባችኋል ለማን ነው እያሉ። በደንብ አፍጥጠው የሚያዩበትና የሚደናገርበትና አጋጣሚ ነው ያለና። በዚህ ይገርመኛል እኔ ያስቀኛል። እንዲሁ ባለፈው አንድ አንድት ልጅ እኛ ቤት መጥታ የሆነ መጽሐፍ ልትወስድ በር አንኳኳችና እህቴ ነበር የከፈተቻትና ለሷ አሻጊ አለ ስትላት ደንገር ብላ አረ የለም ምናምን አልቻት። ከዛ ደግማ በስሜ ስትነግረኝ ኦኬ ያው አለ ብላ የነገረቻት አጋጣሚ አለና። እንደዚህ እንደዚህ ነገሮችን በቤተሰቦቼ ያጋጥማል አሁን አሁን ግን ሁሉም እየለመዱትና እየተቀበሉት ነው ያለው። በጣም አማራጭም የለም የራሳችን የግድ ስለሆነ እንደዚህ ምንም ማለትም ስላልሆነ። ዋናው ነገር መጠራራቱና መፈላለጉ ስለሆነ ብዙ ትኩረት አናደርግበትም። እንደዛ እና አብዛኛው እኛ አካባቢም ያሉ ጓደኞቼ እንዲህ የሰፈሬ ልጆች አብዛኛው የማውቃቸው ሰዎች አብዛኞቹ ቅጽል ስም ያላቸውና በቅጽል ስም ነው። የሚጠሩ እንዲሁ አብዛኞቹ አንዳንድ ጓደኞቼም ከኛ ሰፈር ራቅ ያሉ ሰዎችንም ብዙ ጊዜ በተለያየ መንገዶችም አንዳንዴ የምንገናኝ ሰዎች። ከስማቸው የማላውቃቸው ልጆች አሉ ነገር ግን በቅጽል ስማቸው ነው ማውቃቸው ማለት ነው። እና በጣም ይገርመኛል። ለራሴ በተለያየ ስፖርት የማገኛቸው ሰዎች ስማቸው ሳላውቃቸው በቅጽል ስማቸውን አውቃቸዋለሁ በዛ ነው ምለያቸው እና ተመሳሳይ የሆኑ ሰዎችንም መለየት የሚችለው በቅጽል ስማቸው እየተጠቀምን ነው። እና በጣም አስፈላጊ ነው ማለት ነው። እዚህ ላይ በጣም ልክ እንደ የአባታቸው ስሙን እናውቃቸው ፍልሞን ፍልሞን ከሆኑ በቅጽል ስማቸው ነው ብዙ ጊዜ እየለየን እንትናን እንደዚህ እያልን በዛ እየለየን ለተለያዩ ነገሮችን የምንጠቀምበት ማለት ነው። እና ቅጽል ስም በጣም አስፈላጊ ነው ብዬ አምናለሁኝ። የኔም እወደዋለሁ አለኝ በጣም ደስ የሚል እና ጓደኞቼ ነው ያወጡልኝ ብያለሁኝ በጣም እወዳቸዋለሁ ጓደኞቼም እና ስላወጡልኝም በጣም ደስ ብሎኛል። ምንም አልደበረኝም። እጠቀምበታለሁ አሁን ልክ እንደ ስሜ ነው የምጠቀምበት። ሰዎች የሚጠሩኝ በዛ ስለሆነ አብዛኛው የማገኛቸው የምቀርባቸው ሰዎች በዛ መልኩ ስለሚጠሩኝ ማለት ነው። እና ተቀብየዋለሁ። ለሌሎችም ይጠሩኛል እቀበለዋለሁ ማለት ነው። እና ቅጽል ስም አዎ አለኝ። ሻጌ ነው የምባለው በጣም ደስተኛ ነኝ